ከስራ ሰዓት በኋላ? ምን ትሰራለህ ወይም ከስራ ሰዓት በኋላ ትሰራለህ ጥያቄ? እኔ ከስራ ሰዓት በኋላ ስራ ከተገኘ ማንኛውንም ስራ እሰራለሁ። እንግዲህ ስራ ሰውን የሚለውጠው የሚቀይረው ከፈጣሪ ቀጥሎ ከእግዚአብሔር ቀጥሎ ስራ ነው ማለት ነው። ሰው ስራን ወጥሮ የምሰራ ከሆነ ለመለወጥ አላማ እቅድ ካለው መስራት ወጥሮ መስራት አስፈላጊ ነገር ነው። ስለዚህ ስራ ላይ ብዙም ማለት ደካማ መሆን አስፈላጊ አይደለም። በዚህ ዘመን በተለይ ስራ ስሰራ በጣም ስማርት በሆነ መንገድ ማለት በጣም ምርጥ አእምሮን መጠቀም በጣም አስፈላጊ ነገር ነው። ምክንያቱም ሰርተህ ለፍተህ ውጤት ላታገኝ የምችልባቸው አጋጣሚዎች ስላሉ እያንዳንዷን ነገር። ከውጤት ጋር ስላለበት ስራውንም ልክ በዛ መልኩ ውጤታማ የሚያደርግበትን መንገድ መከተል ነው የሚያስፈልገው እንጂ። ማንኛውም ስለዚህ ዝም ብሎ ሰርቶ ድንገት ልፋት ሊሆን ይችላል። የሰራበት ላይ ልፋት ሆኖ ልፋቱን እንግዲህ የሚያገኝበት መንገድ ሊያጣ ይችላል። እንግዲህ ወይም ገንዘብም ሊሆን ይችላል። ኢንቨስት አድርጎ ያኔ ኢንቨስት ያደረገበትን ገንዘብ ወደኋላ ሳይመልስ ሲቀር ያው ወደ ኪሳራ ይገባል ማለት ነው። እንዲህ አይነት ስራዎቹ ስላሉ ለስራ ቅድሚያ ዝግጅት ስራውን ጠንቅቆ ማወቅና በእያንዳንዱ ስራ ሁኔታ መገማገም በጣም አስፈላጊ ነገር ነው። እና ከስራ ሰዓቴ በኋላም ስራ በጣም ነው የምሰራው እና ስራው ደግሞ ውጤታማ መሆን አለበት እንጂ። ማንኛውንም ስራ አሁን ለምሳሌ የምትሰራ ስራ ከሆነ ሰርተው ግን ውጤት ከሌለው ምንም ባይሰራ ነው የሚሻለው ማለት ነው። አሁን ከስራ ሰዓት በኋላ እረፍት ምናምን ሊያደርግ ስንት? እረፍት የሚደረጉ ነገሮች አሉ። ስፖርት ቢሰራ ምን መሆን ማለት ለጤንነት ለብዙ ነገር ነው የማያገለግለው ግን። ስራ የምንሰራ ከሆነ ያን ስራ ደግሞ የሚያዋጣው ከሆነ አስቦ አይቶ ይሄ ነገር ሊያዋጣኝ ይችላል እንዲህ ማድረግ ያዋጣኛል የሚል። አካሄድ እና ሀሳብ ይዞ መጀመሪያ መነሳት አለበት። እና ለዛ ሲነሳ እንዲህ አድርጎ መነሳት ከሆነ ብዙም ሊያስቸግር ይችላል። እና ከስራ ሰዓት በኋላም ውጤታማ የሆነ ስራ እንደውም ከመደበኛው ስራ ሚበልጥ ስራ ሊሰራ ይችላል ሊያገኝ ወይም። ልሰራ ይችላል። እና ያ እንደ አጋጣሚ ሳይሆን ማንኛውም ሰው ስራውን እንግዲህ የመጀመሪያውን ራሱን ስራ ይሰራል። እንጀራ የእለት እንጀራ የሚያገኝበት ግን ቀጥሎም ሌላ ስራ ፈልጎም ወጥሮ መስራት አለበት። ሰነፍ ሰው መሆን የለበትም ማለት ነው። ስለዚህ በስራ ላይ በጣም ውጤታማ ለመሆን ወጥሮ መስራት ጠንክሮ ይሄ ደግሞ አላማና ግብ በየአንዳንዱ ስራ እቅድ ላይ መኖር አለበት። ዝም ብሎ የምትሰራ ከሆነ ደግሞ ውጤታማ ላይሆን ስለሚችል በየአንዳንዱ ስራ ዘርፍ ላይ እሚሰሩ ስራዎችን እያንዳንዱን ጠንቅቆ ማወቅ እያንዳንዱን ነገር በሰከነ መንገድ ማየት ነው የሚያስፈልገው

ወደ ስራ ሲሄድ ልብስ ደንብ ልብስ ምናምን አልተሰፋልንም ግን አለ ወደ እኛ አካባቢ አሁን ደንብ ልብስ ምናምን አልተጀመረም ሲጀመር ደንብ ልብስ ምናምን እለብሳለሁኝ ግን አሁን ስራ ወደ ስራ ስሄድ ማንኛውም ልብስ ማንም እንደሚለብስ ለብሼ ነው የሚንቀሳቀሰው እና ያ ማለት አሁን ልብስ እንትን ማለት እንግዲህ ሳይሆን በልብስ ምናምን መገመት ምናምን በጣም ከባድ ነው በርግጥ አንድ ሰራተኛ ወይም የሆነ የሆነ ድርጅት ሰራተኛውም ተቀጣሪ እስከሆነ ድረስ የሚያስፈልገው ነገር ምንድነው የድርጅቱን ዩኒፎርም የሚለብስ መሆን አለበት። የድርጅቱን ስነምግባር ማለት የድርጅቱን የህግና ደንብን በመጠበቅ መስራት አለበት። እና አሁን ልክ ደንብ ልብስ አሁን ቢኖር ኖሮ እለብሰው ነበር ግን ማንኛውንም ልብስ ማለት አሁን ልክ ፕሮቶኮልንም ማይቀንስ ማለት ልክ በሰራተኛ መሆን የሚገልጽ ማንኛውም ማለት ልብስ የሆነ ሆኖ ግን የሆነ ልክ ቱታና በእንትን አሁን ጫማ አይነት ነገሮች ምናምን የማይደረጉ ነገሮችን አናደርግም አላደርግም ማለት ጫማም ቢሆን ሙሉ ጫማ ድምጽ የማያሰማ ይሄን ሱሪም ቢሆን ያው ቱታ ሳይሆን ስፌት ካልሆነ ጄንሲ ሱሪዎችን ምናምን ሸምዝ ምናምን ለብሼ ነው። ወደ ስራ የሚገባው እና ስራ ላይ እንግዲህ ውጤታማነት እና እንትኑ ይለያሉ ከዛ ከልብስ ጋር ብዙም አይገናኝም ግን ድርጅቶቹ አሉ አሁን አንድ እኔ እንደ መስፈርት አድርገው ያን ነገር እንደ መስፈርት አድርገው የሚያስቀምጡ አሉ እና መስፐርቱን በርግጥ መጠበቅ እንደ እንደማንኛውም ሰው ግዴታ አይደለብንም። ማለት እንደተቀጣሪ ግን ድርጅቱ ራሱ ልብስ ካላሰፋውም የሆነ ልብስ ለልብስ የሚደረጉ ልኮሾችን ካልሆነ በቃ ለልብስ ፕሮቶኮል በጣም ቅድሚያ የሚሰጥ ከሆነ እንዲህ ማድረግ ነው ግን የማይሰጥ ከሆነ ብዙም ተጽዕኖ አያመጣም ማለት ነው። በማንኛውም ልብስ ልብሶ ማለት ስራ ቢሰራ ዋናው ስራው ውጤታማ የሚሆንበት አቅጣጫን ማየት እንጂ ልብስ አሁን ለምሳሌ ስለለበሰና ስላልለበሰ የምሰጥ ልዩ ቦታ ምናምን አግባብነት የሌለው አቲቲዩድ ነው። ግን አሁን ወደ ባንክ አካባቢ ሆይም የሆነ ድርጅት አካባቢ ስኔድ የድርጅቱ ሰራተኞች ልብስ ለብሶ ምናምን የድርጅቱን ልብስ ለብሶ ምናምን እናገኛለን እና ያ ደግሞ ለድርጅቱ አንደኛ እንደ ፕሮሞሽን ሊያገለግል ይችላል። ቀጥሎ ደግሞ ድርጅቱ ራሱን ሰራተኛ ከከስተመር ለመለየት የሚያደርግበትም መንገድም ነው። ሁለተኛ ደግሞ ከስተመርም ደግሞ መቶ እንባ እንትኑ ማን እንደሆነ ራሱን የሚያስተናግደው ማን እንደሆነ እንዲህ የሚያደርግ እንግዲህ መለያው ማለት ነው። ልክ ልብሶቹ እንደ መለየውነቴ ነው የሚያገለግሉት። እና እኔ እንግዲህ ቢኖር ኖሮ ልብስ ነበረ አሁን ስለሌለኝ ማለት እንግዲህ ድርጅቱ ስላልፈቀደ ወይም ማለት ለማሰፋት ወይም ያን ነገር ደንብ ልብስ ላይ ትኩረት ስላልሰጠ ምንም ማድረግ አንችልም እኛ በራሳችን እንትን ማለት ልክ አይደለም። ስለዚህ እነሱ እንዲህ አይነት ነገር ጨርቁንም ቢሆን በቃ ሁሉንም ነገር ዲዛይኑን በሚመች መንገድ እንዲህ አይነት ነገር ይደረግ የሚል መመሪያ የሚያወጡ ከሆነ ማድረግ ግድ ይላል ማለት ነው

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገሮችን ማስተካከል እንግዲህ በእኔ ላይ ማለት እኔ ልክ እንደተስጦ አድርጌ ነው። ራሴን የምወስደው እና የተበላሹ ነገሮችን ማስተካከል ብልሽት እንዳይከሰት ወይም ችግሮቹን እንዳይከሰት ቅድሚያ ለችግሮቹ መፍትሄ አቅጣጫዎቹን ቀድሞ ማስቀመጥ እና ችግሮቹ የሚከሰቱ ከሆነ ለችግሮቹ መጨነቅ ወይም ማዘን ሳይሆን መፍታት አቅጣጫዎች ላይ መሄድ ወደ መሄድ ሀሳብ ማለት ልብ ነው ያለኝ እና ይሄም እንግዲህ ከእግዚአብሔር ነው የተሰጠኝ። ስለዛ እርሱን ማመስገን እፈልጋለሁኝ። እና አንድ ሰው ለምሳሌ እራሱን የተበላሸውም የሆነ ነገር የተቸገርበትን ለችግሩ መጨነቅ አያስፈልግም ጭንቀት መፍትሄ ሊሆን አይችልም ማለት የጭንቀት መፍትሄ አቅጣጫ ሊሆን አይችልም። መሆን ያለበት አማራጮችን መጠቀም እንጂ መፍትሄ መሆን የምችለው አማራጮችን ምን ማድረግ እንዳለበት? ያን ችግር እንዴት መፍታት እንደሚችል? ወይም ለሰውም ራሱን ሀሳብ ወይም የውስጡን ሀሳብ አውጥቶ መናገር የምችልበትን ነገር ካለ ያን ነገሮችን በመናገር ችግሮቹን በመፍታት እንጂ ችግርን በመያዝ ውስጥ በልብ በመያዝ እና በተለያዩ በጭንቀትና በሀዘን የሚወጣ እንትን የለም። ማለት መፍትህሄ የምመጣ መፍትሄ የለም። ለዛ ምን ማድረግ አለበት? ችግር አለ አዎ አለ ይኖር ሊኖር ይችላል በዚህ አለም ላይ እስካለን ድረስ ችግሮች አሉ። የሚበላሹ በእጃችን የሚበላሹ ነገሮች ሊኖሩ ሊሆኑ ይችላሉ። የተብላሹ ማለት ችግርን የሚፈጥሩ ነገሮች ሊኖሩ ስለሚችሉ እያንዳንዷን ነገር ለችግሩ መፍትሄ አቅጣጫ ማስቀመጥ እንጂ ችግርን ፈርቶ መሮጥ ወይም ችግርን እንደ ትልቅ ነገር አስቀምጦ በቃ መጨነቅና እንትን ማለት ልክ አይደለም። እና ለዛ ችግሮችን መፍታት ለችግሮቹ መፍትህሄ አቅጣጫዎችን ማስቀመጥ። በእያንዳንዱ ማለት እያንዳንዱ ሰው ቢያስብበትና ቢያውቅ የተሻለ ነው። ምክንያቱም ችግር ይከሰታል አዎ ይከሰታል ችግር ይኖራል የትም ይኖራል። እና ለዛ ለችግሮቹ መፍትሄ ምን ምን ማድረግ እንዳለበት? ድንገት ከዚህ በፊት ጥናታዊ ጽሁፎችም የተዘጋጁ ነገሮች ካሉ እነዛንም ማየት ማንበብ ችግሮች ለችግሮች መፍትሄ አዲስ ነገር ከሆነ ለችግሮቹ መፍትሄ አቅጣጫ የተቀመጠ ነገር ካለ እነዛን ነገሮችን። ተመልሶ ማየቱን መጽሐፍትን ማንበብ ለችግሮቹ መፍትሄ የሚሆኑ ነገሮችን ማፋላለግ እንጂ ችግር ተከስቷል ብሎ ችግሩን ሮጦ ፈርቶ ሌላ ሰው ለሱ ለችግሩ መፍትህሄ እንዲያመጣ መፈለግ ጥሩ አይደለም። እና አብዛኛውን ጊዜ ይሄ እንዲህ አይነት ችግሮቹ በመንግስታዊ ቤቶችም ልከሰቱ ይችላሉ። እና መፍትሄውን በእጃቸው ችግሩንም መፍትህወንም በእጃቸው ይዞ ችግሩን ብቻ የሚያሳዩም ሊኖሩ ይችላሉ። እና እነዛን ሰዎችንም መጠንቀቅ አስፈላጊ ነገር ነው።

የምትወደው ሬስቶራንት የት? ነው የምወደው ሬስቶራንት ሸገር ሬስቶራንት እሚባል አለና እና እሱን በጣም ነው የምወደው ማለት። ልክ ምግብና ምንም የምፈልገውን ነገር ማግኘት የምችለው ነገር ሬስቶራንት ቢሆነ በጣም እወዳለሁኝ። እና ሬስቶራንቶቹ ያው አብዛኛውን ጊዜ እንደ ፍላጎታችን ላይሆን ይችላሉ ምክንያቱም ፍላጎታችን የሚያሟላ ሬስቶራንት ላይሆን ይችላል። እና ለዛ ሬስቶራንት ብዙም ጊዜ እኔ ሽገር ሬስቶራንት በጣም ነው ማለት የሚመቸኝ እና። ምቾትም አልፎ በቃ ልክ የግሌን ልክ ቤት እንዳለው አይነት ማለት ከቤት በቃ ልክ ስሜት እንድኖር የሚያደርግ በአንድ በኩል ደግሞ በሌላ በኩል ደግሞ ልክ የኢትዮጵያውን ከሀገር ውጪ ወተህ የምትዝናናበትን አይነት የሆነ መሳል የሚችል ስለሆነ በጣም ማለት ደስ የሚል ሬስቶራንት ነው። እና እንዲ አይነት ሬስቶራንቶቹ በኢትዮጵያ ቢበዙ ማለት እንደ ሀገር እንደ አፍሪካ እንደ አለም እንዲ አይነት ደና ደና ሬስቶራንቶቹ ቢሟሉና ማለት ቢበዙ ጥሩ ነው። አሁን ትላልቅ ባለ አምስት ኮኮብ ሆቴሎችን መድረስ በርግጥ ከባድ እንትን ቢሆንም ግን እንደዛ እንትኖቹን ሬስቶራንቶችን ማሳደግ መለወጥ ነው ወደዛ ማሳደግ የሚቻልባቸውን የመንገዶችን መከተል በጣም አስፈላጊ ነገር ነው። እና ሬስቶራንት በቃ ልክ ቤት የቤት ምግብ ምናምን በጣም ደስ የሚለው በቅቤ ተሰርቶ ምናምን ልክ እንደዛ እንዲህ አይነት ነገር እንትኖቹ ዝግጅት አሰራር ምናምን መከተል በጣም አስፈላጊ ነገር ነው። እና ሬስቶራንቶቹም እንዲህ አይነት አብዛኛዎቹም እንደዛ አይደሉም የጨፈራ ቤት ነው። ግማሹ ማታ ማታ ቀን ሬስቶራንት ይሰራል ማታ ደግሞ ልክ እንደ ግሮሰሪ የገለግላል እንደዚህ አይነት እንትኖቹ ማለት ኳሊቲ ሆቴሉ ማለት ለሬስቶራንቱም ኳሊቲን የሚቀንስ ነገር እና እውነታዎች ናቸው። እና ለዛ ባለቤቶቹ ለሬስቶራንት ባለቤቶቹ ሀላፊነት ወስደው ምን ማለት መስራት የምገባቸውን ስራዎችን መስራት ነው የሚያስፈልገው አሁን የተለያዩ እንግዳችን አዳዲስ በየቀኑ አዳዲስ እንግዳዎችን ሰዎችን ማስተ የሚያስተናግድበት መሆን አለበት። እንጂ የለመደ ሰው በርግጥ ለጭፈራ እና ለአንዳንድ ነገር እዛ ሬስቶራንት እና እንትን መግባት የለበትም። ስለዚህ አንድ አንድ ባለ አፍት ወይም ሬስቶራንት እንደሰራ ሰው መሆን ያለበት አዳዲስ ነገሮችን በየቀኑ መቅራጽ መቅረጽ ያሁንም የሚሆኑ ነገሮችን መከታተል ለደንበኛ የማይመቹ ነገሮች ካሉ መቀየር እንደዛ ማድረግ የሚያስፈልገው

የስራ ቦታ ብዙም ማለት እኔ የምሰራበት ቦታ ብዙም ሰው የማይረብሽበት ቦታ ምናምን አብዛኛውን ጊዜ እሰራለሁ። ስራ ስሰራ ደግሞ የምረብሸኝን ሰው ለምሳሌ በተለይ ጓደኛዋ ምናምን ልጅ ህፃናት ምናምን እነዛን አላስጠጋቸውም ማለት ነው። ስለዚህ አንዳንዴ ህፃናት ደግሞ የሚመጡ ከሆነ እረፍት ያሳጣሉ በቃ የሚሆኑት ነገር ስራውንም አያሰሩም ያው እነሱ ለእነሱ ለህፃናት ጨዋታ ቢሆንም ግን አንተ ከስራው ትስተጓጎላለህ ማለት ነው ያ ደግሞ በጣም ይጎዳል። ስለዚህ ስራ ከመስራቴ በፊት መጀመሪያ ምን አደርጋለሁኝ ቦታውን እመርጣለሁ። ከመረጥኩኝ በኋላ ነው ስራውን የምጀምረው እና ሰው የማይገባ የማይረብሽ ጓደኛ ምናምንም ቢሆን እንኳን መምጣት የማይችል ቢመጣም እንኳን ማግኘት የማይችልበትን ቦታ ነው። ለስራ የምመርጠው ከዛ ከስራ በኋላ ነው እነሱን ማግኘት የምፈልገው እና አብዛኛውን ጊዜ ስራ ስሰራ። መጀመሪያም አይደወል ስልክ የሚሆን መጀመሪያም አይሆን የጓደኛው እንግዲህ አታውቁም አታስበውም። የሆነ የሆነ ብዙን ጊዜ ሳትገናኝ የቀረው ምናምን ሰው ድንገት አንተ ጋር ይመጣና የሆነ ነገር ከስራው ሊያስተጓጉል ይችላል። ስለዚህ እነዛን ነገሮችን በጣም በጥንቃቄ እና በማብሰል አለበት ማለት ነው። ምክንያቱም ስራውም ብሩሽ ብሩሽ እንዳይሆን ከስራው በኋላ የምታገኘው አጋጣሚውን ካለ ያን ነገር ማመቻቸት እንጂ ስራን ከእንትን ጋር ሰው ጋር መስራት የሚችል ሰው አለ ጫጫታ አለበት ቦታ ምናምን መስራት የሚችል ሰው አለ የማይችል ሰው ስላለ እንደዛን ነገሮችን በጥንቃቄ ማየት ምናምን አስፈላጊ ነገር ነው ማለት ነው። ሶ መሆን ያለበት እንደዛ አይነት ነገሮችን በጥንቃቄ መመልከት ምናምን አስፈላጊ ነገር

የቤት እቃዎችን ትጠቀማለህ ለምለው የቤት እቃዎችን ብዙም እኔ የቤት እቃ አብዝቼ እንትን አድርጌ አላውቅም። ግን የቤት እቃዎቹ ምንድነው የሚያስፈልጉት? ቤት ውስጥ ያሉ ነገሮችን ለማጣራት። ቤት ውስጥ ያሉ አሁን ለምሳሌ አንድ ሰው ቤት ስገባ ቤት ውስጥ መቀመጫ ያስፈልጋል ጠረጴዛ ያስፈልጋል ወንበሮች የተለያዩ ውድድሮቹ ያስፈልጋሉ። ምግብ መመገቢያ ጠረቤዛ ምናምን በጣም የሚያስፈልጉ ነገሮች ናቸው ማለት ነው። ለምሳሌ ፊሪጅ አያስፈላጊ ነገር ነው። እነዛ ነገሮቹ በጣም አስፈላጊ ነገሮች ናቸው ማለት ነው። ለምሳሌ ፍሪጅ ምናምን ለማስቀመጥ ለማስቀመጥ የሆነ በቃ እንዳይበላሹ ምንድነው ፍሪጅ ውስጥ መቀመጥ አለባቸው ማለት ነው። መቀመጫ እንግዲህ ለመቀመጥ ነው የሚያገለግለው ማለት ነው። ሶ ሲመጣ እንግዳ ምናምን ሲመጣ አንተም እራስህ ወይም የቤቱ ባለቤት ሆነ መቀመጥ የበ እኔ በቤቱ ባለቤት ሆኜ መቀመጥ የምፈልገው በወንበር ላይ ነው። ስለዚህ ወንበር ምናምን ያስፈልጋል ግን እኔ እንደኔ ብዙም ለእንደዛ አይነት እንትኖቹ ትክረት አልሰጠኝም ምክንያቱም እኔ የሆነ ምንጣፍ ነገር ካለ በምንጣፍ ላይ መቀመጥ ይቻላል። እና ማለት ወጪ እንደምቆጠብ ምናምን አብዛኛው ጊዜ ሙስሊም ወንድሞቻችን ምን ያደርጋሉ? መሬት ላይ ለጥ አድርገው ሶፋ ምናምን ሶፋውም በመሬት ነው። መሬት ምንጣፉም በቃ በመሬት ነው በጣም ደስ የሚል ማለት ለመቀመጥ ምናምን አመቺ የሆኑ እንትኖቹን ያደርጋሉ። እና ያ ደግሞ ለምንድነው? አንደኛው ወጪን ይቀንሳል። ሁለተኛ ደግሞ የተለያዩ ማለት ሰዎች ሲቀመጡ ተሰባስበው ለመቀመጥ ምናምን ቦታ የሆነ የሚይዝ ነገር የለም ማለት ነው። ቦታ አኳዋያ ደግሞ ያ እንትኑ በጣም የሚመች ነው። ቀጥሎ ደግሞ አስፈላጊ ነገሩ ምንድነው? በቃ የሆነ ምንጣፍ ላይ እንደው እንትን ካልክ ትራስ ምናምን አስ ካስፈለገው ወስዶ ሶ መተኛት ይችላል። ወንበር ላይ ግን መተኛት አይችልም። አልጋ ነው የሚያስፈልገው ስለዚህ የአልጋንም ቦታ ምንድነው ምንጣፍ ሊያገለግል ይችላል። የጠረቤዛንም ቦታ ሊያገለግል ይችላል። ስለዚህ ምንጣፍ ላይ ምን ማለት መሬት ላይ ምንጣፍ አድርጎ መቀመጥ መተኛት ምናምን ሁሉም ነገር ስለሚችል አንደኛው ወጪን ይቀንሳል ብያለሁ። ያ ወጪ የሚቀንሰው ሌላ ነገር አሁን ለምሳሌ ኢንቨስት ብታደርገው የሚያተርፍ ትርፋማ የሆኑ ስራዎችን መስራት የሚያስችል ነው ማለት ነው። አሁን ለምሳሌ አንድ አልጋ በመቶ ሺህ እና በሁለት መቶ ሺህ መግዛት አንድ ጠረቤዛ በሃምሳ በስልሳ ሺህ መግዛት ይሄ በጣም ማለት አስፈላጊ ነገር ነው። ብዬ እኔ አላስብም። ግን እንደማንኛውም ሰው ለመኖር ግን አስፈላጊ ነገሮች ናቸው። ያን ደግሞ ሎካሊ ማሰራት ይችላሉ ሎካሊ አሁን ለምሳሌ ከቀርካ የሚሰሩ ስራዎች አሉ። ጠውላ ሆኖ ቀለል ያለው እንትኖቹ አብዛኛው ጊዜ በቀርካ ምናምን አልተለመደም። እኛ ጋር እና እነዛ ስሰሩ በጣም ደስ የሚል ለማለት ምናምን እንደዛ ቢደረግ ጥሩ ነው።

ኮምፒውተር መጠቀም ትችላለህ? ለተባለው እንትን ኮምፒውተር መጠቀም አዎ እንግዲህ እችላለሁ ኮምፒውተሮችን ስራ ምናምን በጣም አስፈላጊ ስራዎቹ ሲኖሩ ኮምፒውተሮችን እጠቀማለሁ አሁን ለምሳሌ ሁሉም ስራ በስልክ የሚሰሩ ስራዎቹ አይደሉም ኦንላይን ስራዎቹ በኮምፒውተርም ሚሰሩ አሉ በስልክም የሚሰሩ አሉ ስለዚህ በስልክ ለመስራት ማለት በኮምፒውተር ለመስራት ኮምፒውተር አስፈልጊ ነገር ነው ስለዚህ በኮምፒውተር ብዙ የሚሰሩ ስራዎች ስላሉ ኮምፒውተሮችን አዘጋጅቶ መጠበቅ ምናምን በጣም አስፈላጊ ነገር ነው ማለት ነው ስለዚህ ኮምፒውተር ማለት የኮምፒውተርም ቦታ ስልክ ሊተካ አይችልም ስልክ የትኛውንም ስልክ ሆኖ ስልክ ሊሰራ ይችላል ግን እንደ ኮምፒውተር ሊተካ አይችልም ምክንያቱም አንደኛ ኮምፒውተር ፕሮሰሰሩን በል ስቶሬጁ በል ያሉ ነገሮች እያንዳንዳቸው በቃ በጣም ማለት ለስራ አመቺና እንትን ናቸው አሁን ስልክ ላይ ያለ የሲፒዩ ፕሮሰሰሩ እንትን እና ሂደት እና ማለት ፒሲ ያለው ፕሮሰሰሩ በጣም ይለያል ስልክ ላይ ያለው ወይም በቃ በቃ እራትም ይሁን ምንም ይሁን ብቻ ግን እንደ ፒሲ ላደርስ ይችላል ማለት ነው ፒሲ ቢያንስ አሁን አሁን እንትን ሚለው የሚወጡት ከስምንት ሲፒዩ ከስምንት ጂቢ በላይ በላይ ያሉ የሲፒዩ ፕሮሰሰር እንትኖች አሉ እና እነዛ ደግሞ ፈጣን ናቸው ከስልክ ይልቅ ስልክ እንደዛ ቢኖርም ፍጥነቱ ምኑ ምኑ ምኑ ሁሉ ነገር ቢኖርም ግን የሚሰሩ ስራዎቹ አመቺ ሚሆነው በኮምፒውተር ሲሰሩ ነው ማለት ነው አሁን ለምሳሌ ታይፕ ለማድረግ ስልክ ላይ በጣም ማለት ሚያስጠላ እንትን ነው በኮምፒውተር ላይ ታይፕ አድርጎ መስራት ምናምን ስራዎቹን ለመስራት ምናምን የሚያስፈልገው ምንድነው ኮምፒውተር ነው ማለት ነው ኮምፒውተር ምንድነው ታይፑን በል ምኑ ምኑ ምኑ ብዙ ነገር ለመስራት ሚያገለግለው ኮምፒውተር ነው ግን ስልክ ምንድነው ለምንድነው ሚጠቅመው ለአንዳንድ በ በጣም አንገብጋቢ ለሆኑ ነገሮች ደግሞ በጣም ቀለል ያሉ ስራዎችን ለመስራት ስልክ ያገለግላል ግን ጠንከር ያለ ማለት ከባባድ ስራዎችም የሚሰሩ በርግጥ አሉ የሉም ማለት አይደለም ግን እንደኔ ስልክን ከስልክ ይልቅ ኮምፒውተር ለኔ ማለት ለአጠቃቀምም ሆነ ለተለያዩ ነገሮቹ ለስራ የሚመቸው ኮምፒውተር ነው ማለት ነው ስልክ ለምንድነው የምትጠቀመው ከዛ ትናንሽ የሆኑ ስራዎችን ለመስራት ኮምፒውተር መጠቀም ትችላለህ ለተባለው እንትን ኮምፒውተር መጠቀም አዎ እንግዲህ እችላለሁ ኮምፒውተሮችን ለስራ ምናምን በጣም አስፈላጊ ስራዎቹ ስኖሩ ኮምፒውተሮችን ነው የሚጠቀመው አሁን ለምሳሌ ሁሉም ስራ በስልኬ የሚሰሩ ስራዎቹ አይደሉም ኦንላይን ስራዎቹ በኮምፒውተርም ይሰራሉ ኮምፒውተር መጠቀም ትችላለህ ለተባለው እንትን ኮምፒውተር መጠቀም አዎ እንግዲህ እችላለሁ ኮምፒውተሮችን ለስራ ምናምን በጣም አስፈላጊ ስራዎቹ ስኖሩ ኮምፒውተሮችን ነው የሚጠቀመው አሁን ለምሳሌ

ሳህኖችን ማጠብ ወደ ማለት አሁን የበላሁትን ምግብ ምናምን የበላሁትን አጥቤ ነው የማስቀምጠው። ምክንያቱም አካል አጠብኩኝ ያው ተመልሼ ከስራ ስመለስ ቤቱን ያግማማል ማለት ነው። ስለዚህ የሚያግማማ ከሆነ በጣም ማለት ነው መጀመሪያ ጥንቃቄ መውሰድ አስፈላጊ ነገር ማለት ነው። ስለዚህ የሚታጠብ ነገር ካለ ማጠብ የሚጠረግ ነገር ካለ መጥረግ እነዛን ቅድሚያ ዝግጅቶችን ማለት ቅድሚያ ምስሩም ስራዎችን መስራት እንጂ። ከመጣ በኋላ ለምሳሌ ጠዋት የበላሁትን ሳህን አስቀምጬ ሄጄ ማታ ላይ ተመልሼ እሰራለሁኝ ማለት ይሄ እዚህ ቤት ነው ማለት ነው። ምክንያቱም ቤቱ አንደኛ ቤቱ ስመለስ ይገማል። ሁለተኛ ደግሞ ያው ሳይታጠብ ሲቀመጥ በጣም ይደርቅና እንግዲህ ለማጠብ ገና ውሃ ውስጥ ዘብዝቤ ምን አድርጌ ምን አድርጌ ያን ለማድረግ አንደኛ ጊዜ ይወስዳል። እንግዲህ በዛች በመጀመሪያው ጊዜ ካላጠብኩኝ በሁለተኛው እንትን ጊዜ በጣም ነው የምወስደው። ማለት ስለሚደርቅ እያንዳንዷን ነገር መጀመሪያ እንግዲህ መዘፍዘፍ አለብኝ ከዘፈዘፍኩኝ በኋላ እንደገና ደግሞ ማጤብ ሳሙና ምን ምናምን ማጠቢያ እንትኖች ሽቦዎች ምናምን መፈለግ። ከዛ አንድ የበላሁትን ነገር ያው ቶሎ እዛው አጥቤ ምናምን አድርጌ እንዲደርቅ ካስቀመጥኩኝ በኋላ ወደ ስራ ምናምን ብሄድ ሲመጣ ሁሉም ነገር ቤቱም አይሸትም እቃውም በጠዋቱ በዛ ታጥቦ ነው ያለው። እንግዲህ ሽታው ምናምን እንግዲህ እንትን የለም አላንስ ስለዚህ ቤት ላይ የሚሰሩ ማንኛውም እንትን መታጠብ የሚያስፈልጉ ነገሮችን ሳህኖችን ቀድሞ ማጠብና አስተካክሎ ማስቀመጥ ነው የሚያስፈልገው። እና አሁን በተለይ አንዳንድ ሴቶች አሉ ወንዶች ሳይሆኑ ሴቶች በየት እንኳን አንዳንድ ሴቶች ማለት ነው። ቤት የማያጸዱ የማያወለውሉ ልክ እንደ ወንድ እንደ አባወራ ዝም ብሎ ይገባል ይወጣል አባወራም እንኳን ቢሆን ቤቱን የጽዳት ሁነቴ መከታተል ማን ማየት ምናምን አስፈላጊ ነገር ነው። ማለት ነው ስለዚህ አሁን ኮሽና ከኮሽና ነው የሚጀመረው። ጽዳት የሚባለው እንግዲህ በሴቶች ኮሽና ካልጸዳ ሳሎኑ ይጸዳል ማለት በጣም ከባድ ነገር የማይታሰብ ነገር ነው ማለት ነው። ስለዚህ ኩሽናውን ጽዱ ማድረግ ከዛ ሳሎኖችም ምናምን ጽዱ ማድረግ በጣም ይመረጣል ማለት ነው። ስለዚህ ሴቶችንም አብዛኛው ሴቶች ጥሩ ናቸው። ግን አልፎ አልፎ ሴቶች ያሉት በቃ የሆነ የማይመች ባህሪ ያላቸው ሴቶች አሉ። እና ልክ ዝርክርክ አድርገው ያስቀምጡና በቃ ልክ ኑሮ እንደዛ የሚመስላቸው ይሄ ኖሮ ከአልጋ ያለፈ ህይወት እንደሌለ አድርገው የሚያስቡ ሴቶችም አሉ። እና ያ ጥሩ አይደለም። ለዛ ነገሮችን እንግዲህ ትዳርም በዚህ እውነት አብዛኛው ጊዜ ሲበተን ወይም ትዳር ሲፈታ ወይም ሰዎች ሲጣሉ ምናምን አያለሁኝ። እና እንደዚህ አይነት ነገሮች ችግሩ በጽዳት ምክንያት ችግሮቹ ይፈጠራሉ። እና ጥንቃቄ መውሰድ አለብን

የስራ እድገት አየፈለክ ነው እንግዲህ የስራ እድገት ማንም ብሆን ስራ ብምሰራው ስራ ላይ እድገትን ይፈልጋል ስለዚህ መንግስት ሰራተኛ ሆኜ መንግስት ተቀጣሪ ወይም የግል ተቀጣሪ በድርጅት የሚሰራ ሰውም ቢሆን ኢድገትን ይፈልጋል ማንም ብሆን ባለበት ደረጃ ለመኖር አይፈልግም ስለዚህ እድገት የሚባለው ነገር ማለት አስፈላጊ ነገር ነው ምክንያቱም ካለበት ደረጃ ጥሩ ነገር ሰርቶ ከሆነ ወደ ላይ ማደግ አለበት አበላሽቶ ወይም የስነ መግባር ችግር ኖሮ ምናምን ከሆነ ከስራውም ማለት የሆነ ካለበት ደረጃ ዝቅ ይሆናል ምናምን ያ ነገር የተለመደ ነው ምክንያቱም በየመስሪያ ቤቱና በየግል ድሪጅቶቹ ያሉ ባህሪያት ናቸው ማለት ነው። ስለዚህ የባህሪ ችግር ካለ እንግዲህ ካለበት ደረጃ ዝቅ ሊል ይችላል። ጥሩ አፈጻጸም ካለ ደግሞ ካለበት ደረጃ ከፍ ሊል ይችላል ማለት ነው ያ ደግሞ እንግዲህ እንደ መንግስትም አሁን አብዛኛው ጊዜ እንዲህ አይነት ቴክኒኮችን ይጠቀማሉ ምክንያቱም ሰውን ማለፍ የሚሰራ ሰው መጠቀም አለበት የማይሰራ ሰው እንግዲህ የሚጠቀመው ነገር አይኖርም ማለት ነው። ስለዚህ አሁን በዚህ ዘመን ደግሞ በጣም የሚገርመው ነገር የሚያወራ ሰው ወሬ አመላላሽ ነው እንግዲህ ደረጃ ካለበት ደረጃ ወደ ላይ የሚያድገው ማለት ነው ስለዚህ ስራም እየሄደ ስራው ምንድነው ይሞታል ማለት ነው ስለዚህ ስራ ሞተ ማለት እንግዲህ ፖለቲካውም ይሞታል እንግዲህ ሁሉም ነገር እየሞተ እየዳረ ማለት ነው ስለዚህ አብዛኛውን ጊዜ አብዛኛውን ጊዜ ጆሮ ይባላል አሁን ለምሳሌ አንድ የሆነ ነገር ከሌለ ከሆነ ቦታ ሰምቶ የሆነ ሰው የሆነ ለሀላፊ ምናምን የሚያሳብቅ የሆነ የሚያወራ ከሆነ ለሱ እንግዲህ አድገት ወይም ደረጃ ለውጥ ምናምን ይደረግበታል ማለት ነው። ስለዚህ ያ ልክ አይደለም በሌላ ጎን ደግሞ ዝም የሚል ማይናገር ምናምን እኮ አለ ወይም የሆነ በቃ ባህር ችግር እንኳን ባይኖርም ዝም ብሎ ራሱን ኑሮ ምኖር ምናምን ሰው ካለ ያን የሆነ በቃ ወንጌ ቦታው አያወራም ምንም እኔ ብጎዳውም ምንም አይልም በማለት ከቦታው ካለበት ሊያስነሳ ምናምን ይችላል ማለት ነው። ስለዚህ ያ ጥሩ አይደለም አብዛኛውን ጊዜ ኢትዮጵያ ውስጥ የሚካሄደው ማለት የሚሰሩ ስራዎች እንዲህ አይነት ስራዎች ናቸው። በደሎችም ቢሆን እንዲህ አይነት በደሎች ስለሆኑ እነዛ አይነት ችግሮቹ ማለት የመፈጠር የለባቸውም ከሰባዊነት አመለካከትም መውጣት የለባትም ስለዚህ የአንዳንዱ ሰውም ይሁን ማንም ነገሮቹን በ መንገድ በ ማስኬድድ እንጂ ሀላፊ ስለሆንኩኝ የማንስ ሰውን አጎዳሉሁኝ ወይ ወደ ይሄ እንትን ስለብታች ለሆንኩኝ በቃ አልታዘዝም ይሄን ልክ አይደለም ማለት ነው።

ጫጫታ ወዳለበት ቦታ ማለት ብዙም ጊዜ ተገኝቼ አላውቅም። እና እኔ አልወድም። ድንገት አሁን ለምሳሌ የሚፈጠር እንኳን ብሆን እኔ የሆነ ክስተቶቹ ተፈጥሮ ካለቁ በኋላ በቦታው እመጣለሁኝ እንጂ መጀመሪያ ክስተቱ ስትከሰት ተገኝቼ አብዛኛውን ጊዜ አላውቅም። ክስተቱ ቃል አለቀ በኋላ በመጨረሻ ላይ ያው እገኛለሁ ማለት እመጣለሁ። የሆነ ወይም ሌላ ቦታ ይሆናል ወይ የሆነ በቃ ሳልሰማ ነገሮች ያልፋሉ። ካለፉ በኋላ እኔ ምንድነው ምናምን ብዬ ሰውን ጠይቄ ነው የምሰማው እንጂ አብዛኛው በዚህ ክስተት ምናምን የሆነ ነገሮችን ሲፈጠሩ ጫጫታ ምናምን ስትፈጠር እኔ በቦታው ተገኝቼ አላውቅም። ማለት በቃ አብዛኛው ጊዜ የየት አይነት እንትን አለኝ እና ያ አንደኛ ከብዙ ነገር ነው የምጠብቀኝ። እኔም ደግሞ ወደ ሌላ ወይም የተለያየ ነገሮችን እንዳላደርግ ምናምን እኔን ይጠብቀኛል። ለዛ ጫጫታ ያለበት ቦታ ምናምን ለመጀመሪያም አልሄድም። ይሄ ድንገት ስህተት ምናምን የሆነ በቃ ሳልት ሰምቼ ምናምን የምወጣ ከሆነ ድንገት የሆነ ነገሮችን ለያጋጥሙ ይችላሉ። ስለዚህ ቅድመ ጥንቃቄም ያህል አለመገኘቴ በጣም ወሳኝ። ማለት ጥሩ ነገር ነው ብዬ ነው የምወስደው። ቢገኝ ድንገት የሆነ ነገሮችን ሊፈጠሩ ይችላሉ። እና አብዛኛው ጊዜ እንግዲህ ጫጫታ ያለበት ቦታ ምናምን ሩጬ ሄጄ ምናምን አላውቅም። እና ከተፈጠረው በኋላ ምናምን እኔ አይደለሁም የሆነ በቃ ካልልም እንግዲህ ተረጋግጬ ምንድነው ነገሩ ምንድነው የሆነው ነገር የምለውን ነገር እንትን አደርጋለን እንጂ ጫጫታ ሲኖር ምናምን ቅድሜ ሄጄ ምናምን አብዛኛው በዚህ አላውቅም። እና ጫጫታ ለሰው ልጅ በጣም ማለት ጥሩ ነገር ማለት አይደለም። አሁን ለምሳሌ እንደው እንዲህ አይነት አሁን ለምሳሌ እኔ አሁን ባለውበት እንደን የእህል ወፍጮ የሚፈጨውም የፈጨው ምናምን ድምጽ አለው እና ያ ድምጽ እየረበሸኝ ነው በራሴ ማለት ነው። ስለዚህ ቦታ መቀየሪያ ምናምን ቢኖር ኖሮ ይቀይር ነበር። ግን ምንም ማድረግ ስለማልችል ቦታ እንግዲህ እስካገኝ ድረስ ይቺን እንትን ሆን ያው ስራ ስራውን እሰራለሁኝ። ከዛ ያው ላይ ቦታ ምናምን የድምጽ አዳዳሚለበት ቦታ ልሄድ ይችላል ግን ግጤታችን ስራ ለመስራት ስለሚፈልግ የግድ ድምጽም ተቋቁመ ማለት ችዬ እንግዲህ ስራውን መስራት እችላለሁ ማለት ነው። እና ያ ስራውን አንደኛ እኔ በቲኩሬት ምናምን ቲም እንዳለ የሆነ በቃ ቲኩሬትን እየሰረቀ ያስቸግረኛል ወይ ድምጽ ቢከራየት ምናምን ስኖር በኢንዴ ኢትዮጵያ የድምጽ ህግ አለ። በርካታ የድምጽ ህግ አለ። የንግድ ህጉን ተግባራም ያደርግ ሰው እስካወደሰ አልተገኘም ማለት ድምጽ አሁን በቃ ሰውን እንደሚረብሽ አይረዱም። ሰው በቃ የሆነ እንትን ብለው እንደሚያወራ ወይም የሃይማኖት ያደርጋል ሰው ሲያወራ ወይም የሆነ እንትን ነገር አድርጎ ሰው እንደምረበሽ ይሄ በድምጽ ምናምን ሰው ምቾት እንደማይሰማው የኔ ብዙም እንትን አይድልም ማለት ትኩሬት የሚሰጥ እንትን የለም ሰው ነው ወይም የመንግስት አካላት የሚል ስታወራ ልክ የሆነ ፖለቲካ ለማስነሳት ወይም ፖለቲካ ለመጫወት ምናምን የምታደርግ አይነት ነገር ሊስት ሊስት ለሚሰማቸው እንግዲህ እንዲህ አብዛኛው ጊዜ ይሄን ነገር እንዲህ አይነት ነገሮችን እኔ አለም እና ያ ጉዳት አለው። ማለት እንደ ሀገር ድምጽ ብዬት ምናምን ይሄን እኮ በተክሎ ቢጸናና ቢሰራ ኖሮ እንዳይል ነገሮች አይፈጠሩም ማለት ነው።

ኦኬ ምን አዲስ ነገር መማር ትፈልጋለህ እኔ መማር የሚፈልገው አዲስ ነገር ምንድነው? በቴክኖሎጂው እንትን አሁን ለምሳሌ ሮቦት እንትኖችን መማር እፈልጋለሁ። ጊዜ ምናምን ሳገኝ አርትፍሻል ኢንተልጀንሲ እና ሮቦቴክስ ላይ መማር ማለት መስራት እፈልጋለሁ እና ወደፊት ለማጥናት ፍላጎት አብዛኛው ጊዜ ማለት ሴንቲም የምለው በየቴክኖሎጂ በዛ ዘርፍ ነው። ግን አንዳንዴ ደግሞ በራሴ ዲሲፕሊን አሁን ለምሳሌ እኔ አብዛኛው ጊዜ ከሰው ጋር ብዙም በፊት ለቤት የሆነ ነገሮችን እና ሪኬት ስለማለት ንግግሮች ምናምን አብዛኛውን ጊዜ ማለት ዝም ብዬ አድርጌ አላውቅም። ግን የሆነ ዲሎች ምናምን ሳገኝ ብቻ እንጂ ከሰው ጋር ማውራት ምናምን ምናምን ፊት ለፊት እንዴ እንዴ እንዴ እንዴ ይሄ ምናምን ሲቆይንሻል ብዬ ነገሮችን እንትን አድርጌ ማለት ከሰው ጋር እንትን አይደለሁም አለኝ። ምንም እውቀት ብኖረኝም ግን ነገሮችን ዝምታ ነው የማሳልፈው ማለት። ስለዚህ ያ እየጎዳኝ ያለ ሂደት ነው። እና ያን ደግሞ ለመቅረፍ ምን ማድረግ አለብኝ? አንደኛ እንዴት ሰው አሁን ሀሳቤን መሸጥ ሰው ሀሳቤን እንግዲህ መጀመሪያ የሆነ ነገር ሀፍትም ያፈረው ሀሳብ ከሀሳብ ተነስቶ ነው እንግዲህ ነገሮችን ማድረግ የምችለው እና እና ቅድሚያ መጀመሪያ ሀሳብን እንዴት አድርጌ ለ ለሌላው መግለጽ መሸጥ እንዳለብኝ ያን ነገር መጀመሪያም ማወቅ እና መማር ፈልጋለሁኝ። ከዛ በኋላ የቴክኖሎጂው ዙሪያ በጣም ብዙ ስራዎችን ማለት ወደፊት ለስራ እፈልጋለሁኝ ግን ፋይናንሻሊ ዲጋፍ እና እንትን ያስፈልጋል ማለት ነው። አሁን ፋይናንሻሊ ዲጋፍ ከሌለ ምንም ማድረግ አልችልም ማለት ነው። ስለዚህ ለዛ ፋይናንሻል ስሩ አሁን ስራዎችን ወጥረህ መስራት አለብኝ ከዛ በኋላ እንዲህ አይነት ወደ ቴክኖሎጂ ስራዎቹ መቅረብ አለብኝ ማለት ነው። ሶ ያ ነገር ማለት ተጽኖ ማለት የሚፈጥር ነገር ምናምን መሆን አለበት ማለት ነው። ሶ አዲስ ነገሮችን መማር መፈለግ ማወቅ በጣም አስፈላጊ ነገር ነው። ለዚህ ለአዳዲስ ነገሮች በተለይ አሁን በስም ዘመን ሶሻል ሚዲያዎቹ በጣም ትልቅ ሚና እየተጫወቱ ያሉ ነገሮች ናቸው። እና አዳዲስ ነገሮች በየቀኑ ሰው ደግሞ አንድ ራሱን አካውንት ሞኒታይዝ ለማድረግ ስለሚፈልግ በአዳዲስ ነገሮች አጥንቶ ምናምን ይመጣል። ከዛ ሀሳብ በቃ ብዙ መረጃዎች ምናምን እንግዲህ በሶሻል ሚዲያ ላይ ይኖራሉ ግን ዞሮ ዞሮ አንድ ሰው የሚፈልገውን ነገር ካልመረጠ በስተቀር ውጤታማ ሊሆን አይችልም። እና ሁሉንም ነገር መማር ምናምን መስማት ጥሩ ነገር ሆኖ ግን መማር ማለት አንዴን ነገር ለይቶ መማር አስፈላጊ ነገር ነው። ብዬ ነው እኔ ብራሴ የምቀበለው እና ምክንያቱም ውጤታማ ለመሆን አንድን ነገር ይዞ መሄድ ወይም አንድ ወይም ሁለት በቃ በዛ ሁለት ሶስት ከዛ መብለጥ የለበትም። ያን ነገር ይዞ መሄድ አለበት እንጂ ጀምላ ሁሉም ነገር መማር አስፈላጊ አይደለም

ልብስ በእጅ ታጥባለህ ለሚለው ልብስ አብዛኛውን ጊዜ በእጅ ነው የማጥበው ማሽን እንትን ነገሮችን። ለማለት በጣም እንትን የሆኑ ነገሮችን እኔ አጥቤ አላውቅም ብረት ያሉ ምናምን ነገሮችን በእጅ ነው የማጣው። እና አብዛኛውን ጊዜ ልብስ ሳጥብ በእጅ አጥቤ ከዛ በኋላ ነው ወደ ላውንደር ምናምን የማስገባው። እና አሁን ያለው እንትን ደግሞ ገጠራማ አካባቢ ስለሆነ በእጂ ነው የሚታጠበው እንደውም ወንዝ ነው ወንዝ ላይ ተሂዶ ነው የሚታጠበው። ወንዝ ላይ በእጂ ይታጠባል ከዛ በቃ ልብስ ተሰብስቦ ምናምን ይከዳል። ማለት ልብስ በጣም ሰብስቦ ምናምን እንግዲህ በየቀኑ ማጠብ የሚገባውን እንግዲህ በስራ አጋጣሚ ወደ ገጠራማ አካባቢ ወጣሁ የግዴታ። እንግዲህ ከስራ በኋላ ረፍት ሰዓት ሳገኝ ልብስ ምናምን የማጥበት ምናምን የማጥብበት ምናምን ሳገኝ አጥባለሁ። እና ለዛ ደግሞ አብዛኛውን ጊዜ አሁን እማጥበው በእጂ ነው የማጥበው ማሽን አልተጠቀምም ምክንያቱም ማሽን መጠቀም የሚያስችል ቦታ አይደለም። ለዛ በእጅ ነው ማጥበው። እና ማሽን መጠቀም በሚችልበት ሰዓት ላይ እንግዲህ ማሽን መጠቀም ማለት ነው ስለዚህ በእጂ ማጠብ እና በማሽን ማጠብ የትኛው ነው? ጥቅም ማለት ጥሩ ነው የሚሆነው። በማሽን ማጠብ ነው በማሽን ማጠብ ድካም ምናምን ይሄ እንግዲህ የለም። ልብሶችም ደግሞ እንግዲህ ቆሻሻውን እንትን አድርጎ ወይ አውጥቶ ነው እንትን የሚያደርጉት ነው። በእጂ በጣም ይመናቸካል በጣም የሆነ በቃ ጉልበት በጉልበት ስለሆነ አንደኛው ጉልበት ጉልበትን አይጨርስም ማለት ነው። ሁለተኛ ደግሞ ጊዜ ሶስተኛ ደግሞ እሚደርቅበት ቦታ አሁን ለምሳሌ እኔ ዛሬ ካጠብኩኝ ያው ነገ ድንገት ፀሀይ ምናምን ካለ እስከ ነገ ይደርቃል ከሌለ ደግሞ አንድ እሳትም የሚቆይበት ሁኔታ ሊኖር ይችላል። እዛ ማሽን ውስጥ አንዴ ገብተው ወጣ ማለት ያው ለማድረግ ብዙም ማለት እሚያደርቅ ማሽን መኖር አለበት። ለዛ እዛው አጥቦ እዛው አድርቆ የሚሰጥ ማሽን ካለ በጣም አየው አስፈላጊ ነገር ነው ማለት ነው። ስለዚህ ያ እንዲህ አይነት ነገሮቹ ለስራ ምናምን እንግዲህ የሚሰሩ ሰዎች ይጠቀማሉ ማለት ነው። ላውንደሪ ምናምን እና ወደፊት ድንገት ገጥራማ አካባቢ እንዲህ አይነት ነገሮችን የሚለመዱ ከሆነ። ወሽ ማሽኑና እንትኑ የሚያደርቅ ማሽን ካለ ለስራም ለእንትንም ጥሩ ነው ማለት ነው። ሶ ያ ወሳኝ ነገር ይሆናል ማለት ነው። ስለዚህ ልብስ ይታጠባል ምን ይሆናል? ይሄ ደግሞ ነገሮችን ማሽኖችንም ደግሞ እንዳይበላሹ ጥንቃቄ መውሰድ አለበት። በማሽን የሚታጠቡ እንትኖቹ ብረት ምናምን ነክ ነገሮቹ መግባት የለባቸውም። እና ብሬት ሲገባ ማሽን ይበላሻል ቶሎ ማለት ነው። ስለዚህ ማሽኑ ሲበላሽ እንግዲህ የግድ በየጂ ማጠብ አይቀርም ማለት ነው። እንደዛ እንዳይሆን ቅድመ ጥንቃቄ ማሽኑን እንዳይበላሽ ብረት ነገሮችን ማጥፋት ምናምን አለበት መለመን

አዎ ስራ ምግባርን እከብራለሁ እያንዳንዱ ስራ ምግባሮች ይኖራሉ ምግባሮቹን አክብሮ ነው ስራ የሚሰራው እና የግድ ስራ ያለምግባር የሚሰራ ስራ የለም። ሁሉም ነገር ራሱ የሆነ ስነመግባር እና እንትኖች አሉ። እና ስራውን ከመጀመሩ ከመጀመረ በፊት እነዛን ምን አይነት ምግባር ይጠይቃል? ምን አይነት ምግባር ነው የምፈልገው ስራው ውጤታማ ሆኖ እንዲሰራ ምን ማድረግ አለብኝ የሚለውን ነገር ቅድሚያ ያንዳንዷ ነገር ማጤን እና ማየት አስፈላጊ ነገር ነው ማለት ነው። ምክንያቱም ስራው ከመጀመሩ በፊት የአንዳንዷን ነገር ማየት እንጂ ስራው ከተጀመረ በኋላ ነገሮቹን ማየት በጣም ማለት ጉዳት አለው። ማለት ነው። አንድ ሰው ስራ ከመጀመሩ በፊት አንድን ነገር እንዴት ማድረግ እንዳለበት ለዛ ምን አይነት ስነምግባር ነው የምፈልገው? የእንደአንዷ ነገር በደረጃው ማለት በምን አይነት ሁኔታ ነው የሚሄደው ይሄን ለስራው ባህሪ የስራው ባህሪ ምንድነው? የሚለውን ነገር ማየት እና መጀመሪያ ማጤን እንጂ። ስራውን ከጀመረ በኋላ እንትን ማለት አንደኛ በርግጥ ምንም የሚያመጣው ተጽኖ ባይኖርም ግን ቅድሞ አውቆ ቅድሚያ አውቆ ማለት ነው። መጀመሪያ አውቆ ወደ ስራ ቢገባ ችግሮቹ የመፋለም እንትኑ በጣም ከፍ ይላል ማለት ነው። ካልሆነ ነገሩን ሳያውቅ ወደ ስራ ገባ ማለት ችግሮቹን ሊኖር ይችላል። ያ ችግሮቹን ለመፍታት ደግሞ ግዴታ ወደ መፍትሄ አቅጣጫ ይሄዳል ማለት ነው። መፍትሄ አቅጣጫው ሲሄድ ጊዜ ሊበላ ይችላል። ስለዚህ መሆን ያለበት ምንድነው? መጀመሪያ የአንዳንዷን ነገር ምን እንዴት የስራው ስነምግባር ምንድነው? ምን አይነት በምን አይነት ምግባር ነው ሚሰራው የሚለውን ነገር እያንዳንዷን ነገር ማወቅ አስፈላጊ ነገር ነው ማለት ነው። ሲሄድም በስራ ሂደት ላይ ግልፀኝነት ታማኝነት ተጠያቅነት የእያንዳንዷን ነገር በሚሰራበት ሰዓት ላይ በተጠያቅነት መሰራት አለበት በታማኝነት መሰራት አለበት። ግልጽ መሆን አለበት። ሌላው እና እንደዛ ግልጽኝነቴን ያልተላበሰ ታማኝነት የሌለው። ተጠያቅነት እንትን ያላረጋገጠበት ስራ ሄዶ ሄዶ መጨረሻ ላይ የከፋ ነው ማለት ነው። ስለዚህ እንደዛ አይነት ነገሮች እንዳያጋጥም ወይም እንዳይሰራ ጥንቃቄ አስፈላጊ ነገር ነው ማለት ነው። ስለዚህ ቅድሚያ ጥንቃቄ ማድረግ ያለበት ምንድነው? ነገሮችን ምግባሩ ምንድነው? በቃ የሚያስፈልገው ነገር ምን እንደሆነ ቅድሚያ ማወቅ አስፈላጊ ነገር ነው ማለት ነው።

በልጅነቴ የምትወደው ጫወታ ምን ነበር? ለሚለው ጉዳይ በልጅነቴ ለመጫወት የምፈልገው ነገር ኳስ ነው አብዛኛውን ጊዜ ኳስ ቢ የተለያዩ የሸርቴ ጨዋታዎችን ያው በልጅነት ይጫወታሉ ማለት ያንን መጫወትም በጣም ነው የምፈልገው። እያደግኩ ስመጣ ግን እንግዲህ የጫወታ እንትኖቹ ድባቦቹ እየተቀየሩ ምን እያሉ የመጣው እንጂ በልጅነቴ እንግዲህ ጭቃም አለ ኳስ በቃ የመሳሰሉ ነገሮችን በጣም ማለት የራሴን በማልችልበት ሰዓት ላይ ጭቃ ነው የምንጫወተው። ግን ትንሽ ራሴ ነው አለ ቢያንስ እድሜ ከሶስት ከአራት አመት በላይ ሲሆን ኳስ ምናምን መጫወት ጀመርኩኝ። ከዛ ኳስ እየተጫወትኩኝ እያለ ስፖርት ምናምን ከልጆች ጋር ምናምን መውጣት ጨመርኩኝ እያልኩኝ እያልኩኝ እንግዲህ እድሜዬ ትንሽ ትንሽ እያለ ወደ ሰባተኛ አመት ተሻገርኩኝ አንደኛ ክላስ ገብቼ ትምህርቴን ቀጠልኩኝ ማለት ነው። በአንድ ሺህ ዘጠኝ መቶ ዘጠና ሰባት አንደኛ ክላሴ ተምሬ ከዛ በኋላ ሁለተኛ እያልኩ ምን እያልኩ እያልኩ እስከ አስራ ሁለት ትምህርቴን ጨረስኩኝ። ማለት እስከ አስራ ሁለት ተድኩኝ ከዛ ዩንቨርሲቲ የገባው ዩኒቨርሲቲ ላይ አምስት አመት ቆየው ወጣው እስካሁን ድረስ ያው ስራ ላይ ቢያንስ አንድ አራት አምስት ሰሜንት ቆይቻለሁኝ ማለት ነው። እና ይሄ ሁሉ ሲሆን በልጅነቴ እንግዲህ የተጫወትኳቸው ጫወታዎችን ሁሉ አብዛኛውን አልረሳቸው ምክንያቱም ልጅ ሆነን የምንጫወተው ጫወታ አይነት የሆነም ምንወረዉረው ነገር አለ ወርውረን የምንጫወተው ብዬ ማለት በመሬት በመሬት ላይ ማለት የሆነ ነገር ተስሎ ምንጫወተው ጫወታ አይነት ብዙ አንድ ጫወታዎች አሉ። ግን ከነዛ ያው ቢይና በተለይ ኳስ ጨዋታ ትልቁን ቦታ ይይዛል ማለት ነው። ሰው ሰው ልጅ ማለት ልጅ ያለ እንግዲህ የገጠር ገጠር አካባቢ የተወለደ ልጅ ጭቃ ማንም ቢሆን ሳይጫወት ያደገ የለም። እና ከጭቃ የተለያዩ እንስሳትን ሰውን በቃ የመፈሰሉ ነገሮችን እየፈጠርን ምን ያህል በቃ የተለያዩ ነገሮችን የኢደ ጥበብ ውጤቶች እንግዲህ በልጅነት ሰርተናል እንደማለት ነው። እና ያን ሰርተን ምናምን እንጫወታለን ከዛ ደግሞ ድብብቆሽ ምናምን ብዙ ነገር አለ። እንግዲህ በመሃል የተለያዩ ጭፈራ አይነቶች እንግዲህ የበልጅነት የሚጫወቱ ብዙ አይነት የጭፈራም ሆነ የጫወታ እንትኖች ስላሉ እነዛን ሁሉንም ያው ተጫውቼአለው። እንደማንኛውም ልጅ ግን በተለይ ማለት እድሜ ትንሽ ራሴን እየለየሁ በምመጣበት ሰዓት ላይ ስራ ምናምን ቤት ውስጥ በጣም ማለት የሚያስቸግሩ ስለሆነ ስራ ነው እያገዝኩኝ ምን እያልኩ ከዛ ትምህርቴን ጎን ለጎን እየተማርኩኝ ከትምህርት ከትምህርት መልስ ስራ እየሰራሁ ምን እያልኩኝ እያልኩኝ ያው እስከዚህ ድረስ ደርሻለሁኝ። ማለት ነው

የምትወደው የፊልም ፊልም ምንድነው ብዬ የምወደው ፊልም አክሽን ፊልም ምናምን ልጅ እያለው በጣም ነው የምወደው ግን እያደኩኝ ስመጣ ወደ ሮማንቲክ ፊልሞቹ ምናምን አበዛለሁኝ ማለት ነው ማየት ነው ግን የህንድ ፊልም እንደሚያስጠላኝ ፊልም የሚባል ነገር ሌላ የለም ህንድን ፊልም በጣም ነው የሚጠላው ማለት አላይም ቦልዊድም ማለት ነው እና ቦልዊድ ፊልሞቹ በጣም ያስጠሉኛል ማለት ውሸት እኔ ስራቸው የተጋነነ ከውሸት ጋር በጣም ግንኙነት ያለኝ ነው ስለዚህ እኔ ብዙም ጊዜ ቦሊዉድ ፊልሞቼን አልወዳቸውም እና ሆሊውድ ምናምን ከሆነ የተሻለ ነው ነው ማለት ነው ስለዚህ ፊልሜ አብዛኛውን ጊዜ የምወደው ሆልይዉድ ፊልሞችን እንጂ በሆልይዉድ ፊልሞችን አጣ እና አልፎ ተርፎ ደግሞ ወደ ሀገር ውስጥ ሲገባ ኢትዮጵያ ውስጥ አማርኛ ፍልሞቹ አንዳንዶቹን አሉ። አልፎ አልፎ አያለውኝ ግን አብዛኛውን ጊዜ እንግዲህ የኢትዮጵያን ፊልም የመደምደም አይተህ መደምደም ይቻላል ምክንያቱም ጅማሬውና እንግዲህ ጅማሬውን ካየህ ፊጻሜው ስለ ፍቅር መሆኑ እንግዲህ ግልጽ ነው ሁሉም ፊልም ውስጥ የሚሰሩ ሰዎች ልክ እንደዛ አይነት እንትን አላቸው ድባብ ሁሉ የሚሰሩት ልክ እንደዛ አይነት ነገር ስለሆነ ፊልሙን መጀመሪያ አይተህ እንግዲህ መጨረሻው ይህ እንዲህ ይሆናሉ ብለህ መደምደም ማለት በራስህ ትችላለህ ማለት ነው ግን አሁን አንድ ሌሎች አክሽን ወይም ሌላ ሆሊውድ ፊልሞች ላይ መደምደም የሚባል ነገር አይቻልም እንደው ፊልሙ ወዴት አቅጣጫ እንደሚሄድ እንግዲህ ራሱ ፊልሙ በመውሰዱ እንጂ መጨረሻ ላይ እንዲህ ሊሆን ይችላል የሚል አመለካከት ወይም አቲቲዩድ ሰው አይኖርም ማለት ነው ምክንያቱም የኢትዮጵያ እና የሆሊውድ ልዩነቱ ይሄ ነው ማለት ነው እንግዲህ ሆሊውድ የሚያሳየው የሚሰራው ነገር በጣም ሳይንቲፊክ የሆነ ነገሮች ናቸው ግን እዚህ የሚሰራው ነገር የሆነ የልጅ ጫዋታ ቀልድ ወይም የሰፈር ላይ እሚቀለድ አይነት ቀልድ ይመስላል እና ያኔ እንግዲህ ቢቻል ቢቻል ቢቀረፍ ደስ ይለኛል ግን እሚቻል አይመስለኝም ፊልሙን በጣም እኔ የምወደው ፊልሜ ምንድነው ሆሊዉድ ፊልም ዘሃንድረድ የሚለውን ፊልም እና በጣም ነው ያየሁት ደጋግሜ ነው እና ሁለት አንደኛ እንደውም እሱን አይደለም አንደኛ ያየሁት ይሄ ምን ነበር የእንትና ፊልም ማለት ፕሮፌሰሩና እንትኖቹ ምንድነው የፍልሙን ስም ጠፋብኝ ፕሮፌሰር ማለት ስለ ፊልሙ ፕሮፌሰሩ በቃ ሁሉም ነገር ስትራቴጂውን ፍላን ኤ ፍላን ቢ ምናምን አርጎ ፍሬዝን ብሬክ ማለት ነው ፍሬዝን ብሬክ እያንዳንዷን ፍላን አድርጎ ፍላኑን አውጥቶ ለወንጀለኞች ማለት እነዛ ድርጊት ለሚፈጽሙ ይሰጣል እያንዳንዷን ፍላን ምናምን በጣም ደስ የሚል ፊልም ነበር ማለት ነው እና ያን ፊልም በጣም ነው ምወደው

በየትኛው ቀን ወደ ገበያ ትሄዳለህ? በየትኛው ቀን ወደ ገበያ የምትከደው የምትለው ጉዳይ። ገበያ የሚኬደው እንግዲህ እኔ አብዛኛውን ጊዜ ገበያ ሂጄ አላውቅም። ግን ገበያ የሚሄዱት የሆነ ነገር ለመገዛት ወይም የሆነ ነገር ለመሸጥ ምናምን ያለው ፍላጎት ማለት ፍላጎት ያለው ሰው ነው። እንግዲህ ገብያ የሚሄደው እንጂ ዝም ብሎ ማንኛውም ሰው ገበያ ሄዶ አንትን አይልም። ዝም ብሎ ለማየት ምናምን ብሎ ማለት ገበያ የሚሄድ ሰው ያለ አይመስለኝም። ግን ገበያ ላይ ተኪዶ እንግዲህ ይሸመታል እንጂ ወይም የምትሸጠው ነገር ካለ ትሸጣለህ የምትገዛው ነገር ካለ ትገዛለህ። እንጂ ገበያ ላይ ዝም ብሎ ተኪዶ የሆነ ነገሮች እኔ ብር ነው የምትሸጠው ሰንት ብር የምትገዛው ምናምን እንዲህ አይነት ጥያቄዎች ብዙን ጊዜ አይጠየቀም። ስለዚህ ገበያ የሚሄድ ሰው ራሱን አዘጋጅቶ ወይ ለመግዛት ወይ ለመሸጥ ካልሄደ በስተቀር ብዙም እንትን የለውም ማለት ነው። ግን አብዛኛው አንድ የሆነ ሰው የምንለው ነገረኝ እኔ ቁጪ ብዬ እንትን ካልኩኝ ያመኛል ስለዚህ ብር ባይኖረኝም እንኳን መግዛት የምችለው ነገር ባይኖረኝም ዝም ብዬ ለማየት ገበያውን ሁኔታ ለማጥናት እኔ ወደ ገበያ እወጣለሁ አለኝ። ግን ያ እንግዲህ ሰው ማለት የለመደበት ምናምን ስለሆነ ሊሆን ይችላል። ግን ሆኖም ዞሮ ዞሮ ነገሮቹ የሆነ መግዛት የምችለው ነገር ምናምን ቢሆን ይሄ መሸጥ የምችለው ነገር ድንገት የሚሸጥበት ነገር ካለ ይዘው ይዘው ቢሄድ ነው። እንጂ ካልሆነ ደግሞ ራሱን የሆነ ይሄ ስራ ካልተሰራ መስራት ነው የሚያስፈልገው። እንጂ ዝም ብሎ ገብያ ተኪዶ ስንት ብር ነው ዋጋ ስንት ነው ዛሬ ስንት ገባ ነገ ስንት ይሆናል እሱ ማለት ብዙም የሚገድ አይነት እንትን ሰው መሆን የለበትም። እንደኔ እንደኔ ማንኛውም ሰው እንግዲህ ስራ መስራት አለበት እንጂ እንዲህ አይነት ዋጋ ጨመረ ዋጋ ቀነሰ ይሄ እንደሆነ እንደሆነ ያ ብዙም የሚጠቅም እንትን አይደለም። ለኔም እንዴ እኔ ማለት ነው ስለዚህ የሚጠቅሙ ነገሮቹ እንዳሉ ሁሉ እንግዲህ ይሄን አይነት ድርጊቶቹ ደግሞ ሊጎዱ ይችላሉ ማለት ነው። አንድ ሰው አሁን ለምሳሌ ዝም ብሎ ያለ ስራ ውሎ ገብያ ላይ ምናምን ሄዶ የሚገዛበት ነገር ከሌለ ዝም ብሎ ደግሞ ሰው የሚያደርገውን ነገር አይቶ አይቶ የሚመጣ ከሆነ ምን ጥቅም አለ አሁን ለምሳሌ አንደኛ ራሱ ማለት የምትጠቀምበት ነገር የለም። ሁለተኛ ደግሞ ቤት ቢሆን ቤተሰብ ምናምን ይኖራል ተርቦ ያለ ምናምን ሊኖር ይችላል። እቀጥሎ ደግሞ ሰው ከእሱ አሁን ለምሳሌ የሚጠብቀው ምናምን ነገር ሊኖር ስለሚችል እንደዚህ አይነት ድርጊቶቹን ማለት ከእንደዚህ አይነት ድርጊቶች ራሱን ራሴን መጠበቅ ምናምን በጣም ጥሩ ነው ማለት ነው። ስለዚህ ሰው ገብያ መሄድ ያለበትም ወይም የሚሸጥበት ወይም የሚገዛበት ነገር መኖር አለበት ብዬ ነው። በራሴ ማምነውና አሁን እንደኔ አካባቢ እንደኛ እንደኛ አካባቢ ቅዳሜ ቅዳሜ ነው ገበያ የምቆመው እና ገበያ ማለት የደራ ገበያ ነው ገበያው እንግዲህ ትንሽ ገበያ አይደለም። ቅዳሜ እንዴ የምለው ጉልት ነገር አይደለም። ስለዚህ የምገዛበትን ወይ የምሸጥበትን ነገር ምናምን አውቆ አሁን ለምሳሌ በሬ በግ ምናምን ፍየል ወረድ ሲል ዶሮ ምናምን ለመግዛት ፍላጎት ካለ ይሄድና ይጠይቃል ካልሆነ ደግሞ እንግዲህ ሌላም የሚያውቅ ሰው ማለት የዛኔ እለት የሸጠውም የገዛን ሰው ምናምን ያው የመጠየቅ አስፈላጊ ነገር ነው ማለት ነው። ስለዚህ ጊዜን መስዋዕት አድርጎ ዝም ብሎ ማለት ያለ ስራ ጊዜን መስዋዕት ከሚያደርግ ሰው አንዳንዴ እንግዲህ ራስንም መጠበቅ አስፈላጊ ነገር ነው ማለት ነው።

ምን ያህል ጊዜ መጽሐፍ ታነባለህ? እኔ መጽሐፍ ማነበው አንዳንዴ ሲደብረኝ ምናምን ካልሆነ በስተቀር አብዛኛውን ጊዜ መጽሐፍ አንብቤ ምናምን አላውቅም። ግን አንዳንዴ የሆነ ሙሉ መረጃ ምናምን ለማግኘት ስፈልግ መጽሐፍትን ላነበው እችላለሁ። ማለት ንነው አንዳንዴ የሆነ የተቆረጠ ሀሳብ ምናምን ከሌለ ቦታ የሆነ ማገኘው ከሆነ ሙሉ ሀሳብ ምንድነው የሚለውን ነገር ለማየት መጽሐፉን ለምሳሌ በመጽሐፍ ውስጥ ሙሉ እንትኖች ሀሳቦች ሊዘረዝሩ ይችላሉ ማለት ነው። ለዛ መጽሐፍትን ማለት አንዳንዴ መጽሐፍቶችንም አገላብጬ ያው እያንዳንዱ ከሃያ እስከ ፖ እያንዳንዷን ነገር ማየትና መከታተል እችላለሁ ማለት ነው። ግን ከመሬት ማለት ዝም ብዬ ሁል ጊዜ ማለት ነው እንትን መጽሐፍ የማነብበት ሰዓት ስለሌለኝ አንብቤ አላውቅም አይደል ነው። መጽሐፍ እና መጽሐፍ ማንበብ በርግጥ ጥሩ ነገር ነው። መጥፎ ማለት አይደለም በተለይ አሁን ለምሳሌ መጽሐፍ ከመጽሐፍ አይደለም ነው አሁን መጽሐፍም አይደለም ማለት መጽሐፍ ቅዱስ ነው። እንግዲህ ሰው መጽሐፍ ቅዱስ የሚያነብ ሰው አብዛኛውን ጊዜ በጣም ብልጥ በጣም የሆነ ሁሉን አዋቂ አይነት ነገር ሰዎች ናቸው። እና መጽሐፍ ቅዱስንም ባገኘው ለባምንቦ ደስ ይለኛል። ግን ሌሎች መጽሐፍትን እንግዲህ እኔ አንብቤ ማለት አዘውትር አምብቤ አላውቅም። ግን ያው እንዲህ አይነት ችግሮች የሆነ ነገሮች ምናምን የሚገኙ ኮመንት የሚሰማ አይነት ነገር ከሆነ ወይም የሆነ ያገኘሁት ሀሳብ ሙሉ ምናምን ካልሆነ በስተቀር እንግዲህ የመጽሐፍን መጥቼ አገላብጫ አምብቤ አላውቅም። እና እንዲህ እንዲህ እንዲህ አነብ የሚያደርገኝ የሆነ የተቆረጠ ሀሳብ የሆነ ሀሳቡ ሳያልቅ የሆነ ደግሞ ብሎ የሆነ ሀሳብ እንትን ቢደረግ ያን ሀሳብ ምን ለማለት ፈልጎ ነው የሚለውን ነገር ለማወቅ ለማየት ለመረዳት እንግዲህ መጽሐፍ ሁሉ እንትኑን ባልብ ማለት ማንም በብ ይችላል ማለት ነው። ግን አብዛኛውን ጊዜ መጽሐፍትን አሁን አሁን የምጻፉ መጽሐፍቶች እንግዲህ የድሮ መጽሐፍቶች ምንድነው ኮፒ ናቸው? ማለት ነው ስለዚህ ቢገኝ ቢገኝ የድሮን መጽሐፍቶች ምናምን ማግኘት ቢቻልበት ወይም የሚቻልበት መንገዶችን ማወቅ መከተል እንጂ አሁን የምጻፉ ጽሁፎቹ በተለይ ሁሉም የሆነ ልክ ሃይ ኮፒ እንደሚባለው የስቲል ሃይ ኮፒ እንደሚባለው እንግዲህ አሁኑ የሚጻፉ ጽሁፎች ሁሉ ሃይ ኮፒዎች ናቸው እንዴ ድሮ አይደለሁም ማለት ነው። ስለዚህ የድሮ መጽሐፍ የድሮ እንትን ኦሪጅናል የሆነ በቃ ናቹራል ከየት ሰው ከራሱ አእምሮ አፍሊቆ የሚጽፈው ነገር ነው። አሁን ግን ኤአይ እና ብዬ ኤአይ ስራዎች ውጤት ነው አሁን እንግዲህ አሁን ያሉ መጽሐፍ ታጠቃላላይ ማለት ነው። ስለዚህ የድሮ መጽሐፍቶችን ያው እነሱን ሪፒር አርጎ ወይም ከነዛ መጽሐፍት አያሁኑን ወስጦ የሚጽፉ እንጥሮች ናቸው። እንጂ ራሱ የሆነ ሀሳብ አፕልቆ ያን ሀሳብ ተመራምሮ ምናምን ውጤት ያው የመረመረበትን የተመራመረበትን ውጤት አምጥቶ ያው ውጤቱን የሚጽፍ ተመራማሪ አብዛኛውን ጊዜ አይቼም ሰምቼም አላውቅም። ስለዚህ የሚጽፈውም ምንድነው የእንግዲህ ድሮ ተሰርቶ ያለፈውን እንደ ሪፐራንስ ሲጠቅመው የሆነ ነገር ላለኝ እንጂ የሆነ የተረጋገጠ ነገር በረከረ ራሳቸው የሆነ ፈጥሮ ምናምን ማድረግ የሚችሉ ሰዎች ብዙም አይደሉም ማለት ነው። እንደ ድሮ ስለዚህ የድሮ ሰዎች እንግዲህ ብዙ ነገር ነው የተመራመሩት ብዙ ነገር ነው እንትን ያሉት። የተጠየቁትም የተጠየቁትም አሁኖቹ እንግዲህ ብዙም መልፋት ማለት ከኑሮ ጋር ነው። ትግራቸው ስለሆነ ግን ኑሮ ጋር እየታከለ እንግዲህ ብዙም እንትን ጥናት ላይ አተኩሮኝ ማለት ነው።

በቡድን መስራት ትወዳለህ? አዎ በቡድን አሁን የሚሰሩ ስራዎች ካሉ በቡድን መስራት በጣም ነው የምወደው የቡድን ስራ ማለት አሁንም ዱዲኑ በጣም ከእርስ በእርስ ተናቦ የሚሰራ ምናምን ከሆነ በጣም ደስ የሚል ጊዜ ነው የሚያሳልፍ የሚችለውም አለ እና ስለዚህ በቡድን መስራት ጥቅሙ ምንድነው አንዱ የአንዱን ደካማ ጎን ወይም አንዱ የአንዱን ችግር እየሸፈነ መስራት እንደማለት ነው ስለዚህ ደካማ ጎኑን ያለበትን ነገር ችግሮቹን ምናምን እየፈታ በጋራ እየተነጋገረ ምናምን በጣም ውጤታማ ከሚያደርጉ ነገሮች መካከል አንዱ ነው እና አብዛኛውን ጊዜ ኢትዮጵያ ውስጥ ይሄን አይነት በቡድን መስራት ይሄ በእርስ በእርስ መደጋገፍ ምናምን የተለመደ ነገር አይደለም ስለዚህ በኢትዮጵያ ውስጥ የሚሆነው እያንዳንዱ ነገር በቃ ልክ የግለሰብ ደረጃ ላይ የተመሰረተ ምናምን ነው ያ ልክ አይደለም አሁን አንዴ ይሄን ነገር በቡድን የተሰራና በግል የተሰራ ሁለቱም የተለያዩ ነገሮች ናቸው በቡድን የተሰራ በጣም በጥንቃቄ የተሞላ እያንዳንዱን ነገር ርስ በርስ ተናቦ የምትሰራ ሳይሆን በግል የምትሰራ ስራ በቃ አንድ አቅጣጫ የሆነ ነገር የሆነ ነገሮችን ያያል እንጂ ሁሉንም ነገር ዳሶ ማየት አይችልም አንድ ሰውም አንድ ነው ስለዚህ የተለያዩ በተለያየ አቅጣጫ የእያንዳንዱን ነገር ማየት ምናምን የሚችለው እንግዲህ በቡድን ምናምን ሲሆን ነው ማለት ነው ስለዚህ የተለያዩ ሀሳቦች ይመጣሉ የተለያዩ ሀሳቦች መከራከሪያ ሀሳቦች ይመጣሉ ያን ስከራከር ምን ሲል የሆነ በቃ አንዴ ፖይንት ላይ ወደ መግባባት ይደርሳሉ ማለት ሲደርሱ እንግዲህ ነገሮቹን የተነሱ ጥያቄዎችን ሁሉ እንግዲህ ለመፍታት እንዴ ተብሎ ነበር እንዴ እንዴ እንዴ እንዴ እከሌ እንዲህ አንስቶ ነበር ይሄም እንዴት ነው ነገር የምለው ነገር የእያንዳንዱን ነገር እርስ በርስ ተናቦ ለመስራት ያገለግላል ማለት ነው ቡድን መስራት በግል መስራት ደግሞ የግሉን ሀሳብ ብቻ ያራመዳል እንግዲህ አስተያየት ምናምን ድንገት መጨረሻ ላይ ወደ ስራው ከተገባደደ በኋላ የሚሰጡ ድንገት ከሌላ ሰው ከሦስተኛ ወገን ወይም ከሁለተኛ ወገን ነው የሚሰጥ የ ወይም የሆነ በቃ ልክ ነው ወይም ልክ አይደለም ወይም ለመልእክት መጨረሻ ላይ ይሰማል ስለዚህ ስራው አሁን ለምሳሌ አብዛኛው ጊዜን አይነት ነገሮችን እኔም አየሁ በኢንተርፕራይዝ ስራ ላይ ማለት ነው ኢንተርፕራይዝ ስራ ላይ በግል የሚሰራና በቡድን የሚሰራ በቡድን የሚሰራ ዋጋውም በጣም ዝቅ ያለ ነው አዎ ሲል እንግዲህ ለጂም ለመጀመርም በጣም ቀለል ያለ ብዙም ኮስቲ አይደለም ግን በግል ሲጨመር ለመጀመር በጣም ብዙ ዋጋ ሊያስከፍል ይችላል ቀጥሎ ደግሞ ቢወጪዎች በጣም ኮስቲ ሊሆኖች ስለሚችሉ እያንዳንዱን ነገር በቡድን መስራትን መለማመድ በጣም አስፈላጊ ነገር ነው ማለት ነው ሶ እንዴት እንደምሰራ ወደ ሌላ ሀገር ወደ ውጭ ሀገራት እንግዲህ ባይሄድም እንኳን እዚህ ሆኖ የእያንዳንዱን ነገር ማጥናት መከታተል ምናምን ደንቢ የሚቻልበት ነገሮች ብዙ አሉ ለምሳሌ ይሄ በዩቲዩብ ሌሎች በሚዲያ እንትኖቹ እንዴት አንድ ሰው ማለት ወይም አምስት ስድስት ሰው በግሮፎናው የሆነ ውጤት ታማማ መሆን እንደምትችል አይነት ነገሮችን እንግዲህ መከታተል በጣም አስፈላጊ ነገር ነው ማለት ነው ስለዚህ የመጣውን ሁሉንም እንግዲህ ልክ ነው ማለት አይደለም በቡድን የሚሰሩ ስራዎች ላይ ስህተት ሊኖር ይችላል የሆነ ነገሮችን ሊኖሩ ይችላሉ እና ያን ነገር ደግሞ እርስ በእርስ ተናቦ ችግሮቹን መፍታት መተብ በመነጋገር ችግሮቹን መፍታት ያስፈላገ ነገር ነው ማለት ነው ስለዚህ ችግር ካልተፈታ ደግሞ እንግዲህ ሌላ ነገሮችን ይዞ ሊመጣ ይችላል ማለት ነው እና ሶ ችግር በርግጥ የትም ብሆን ይኖራል ስለዚህ ያን ችግር ለመፍታት ቡድን በቡድን መስራት በጣም አስፈላጊ ነገር ነው

ሹራብ መስፋት ትችላለህ ለሚለው ለጉዳይ ሹራብ ማለት አሰፋፉ በሲንጀር እንትን ነው ማሽን ነው ወይስ በእጅ የሚሰሩ ማለት በእጅ የሚሰቡ አሰፋፍ እንትኖችን ነው? ያ በርግጥ ግልጽ ባይሆንም የሚሰፉ አሁን ለምሳሌ ልብሶችን እኔ እሰፋለሁኝ በራሴ ማለት ነው። በመርፌ ምናምን በጣም አድርጌ በበት በጣም ምርጥ አድርጌ ነው የምሰፋው እና ያ ማለት ሹራብ ምናምን ከተቀደደ የሆነ ነገር ሚሆን ከሆነ እሰፋለሁኝ ግን። አንዲስ ሹራብ ምናምን ዲዛይን አድርጌ ምናምን ሰፍቼ አላየሁም ማለት እኔ ወይም የጋርመንት የሆነ ኮርሶችን አልወሰድኩኝም ለማለት ነው። ስለዚህ ሹራብ የምሰፋው ማለት መስራት የሚቻለው በጋርመንት ነው ማለት ነው ስለዚህ ዲዛይን ምናምን እያወጣሁ ከዲዛይኑ በኋላ ይሰፋል ማለት ነው። ሶ ያን ማድረግ እኔ አልችልም ማለት ነው። ያ እየተማረ ማለት የተማረ እንኳን ባይሆንም ልምድ ያለ ሰው አሁን ለምሳሌ ሹራቡን ዲዛይን አውጥቶ መስራት ይችላል ማለት ነው። እኔ አሁን የተቀደደ ቦታ ምናምን ካልሆነ በስተቀር ሲጀር ወይም ልብስ ሲፈት ምክንያት መኪና መስፋት አልችልም። ግን የተቀደደ ምናምን የሆነ ነገር ካለ እኔ ማስተካከል ወይም እንትን ማድረግ እችላለሁ። እና ያ ትንሽ ማለት ልምድ አለኝ ማለት ነው። ግን እንዲህ አዲስ ከሆነ አዲስ የሚሰፋ ሹራብ አይነት ከሆነ ምናምን ይሄንን ሰፍቼ አላየውም። ማለት እንግዲህ ቆርጬ ጨርቁን ቆርጦ ውስጡ ማለት መጀመሪያ ይለካል ሰውየው በማለት ወይም ዜጣ ከተለካ ወይም ከተለካች በኋላ የአንዳንዷ ቁመት እጅግ ስንት ነው? ወገብ ስንት ነው? ድሬቶች ስንት ነው? አንጌት ምናምን አሁን ለምሳሌ ስንት ነው የሚደረገው የእንደአንዷን ነገር ቁመት ምኑን ለይቶ ከዛ ይቆርጣል ማለት ነው። ጨርቁን ጨርቁን ይቆርጥና ቆራርጦ ምናምን በዛ በለካበት ቆራርጦ ከጨረሰ በኋላ ወደ ሲፌቱ ይገባል ማለት ነው። ሲፌቱን እንደሚደረግ ለምሳሌ ገጣጥሞ ምናምን ጨርሶ ይቺን ነገር አስይዝ የሚል ምናምን ካልሆነ በስተቀር እኔ እንዲህ አይነት እንትን ሰምቼ አላውቅም። እና አብዛኛውን ጊዜ የሚሰፉ እንትኖች ልብሶቹ ወይም ሹራብ ማለት የተቀደደ ካልሆነ በስተቀር እኔ በራሴ ዲዛይን አውጥቼ ምናምን ሰፊቼ ወይም እንትን አድርጌ አላውቅም። እና ዲዛይኖቹን ደግሞ ማለት ሰው የሚያውቀውን ራሱን የሆነ ዲዛይን እንትን አለ ማለት ሰውም እያንዳንዱ የራሱ የሆነ ዲዛይን ስታይል እይታ ምናምን ስላለ ስላለ እንግዲህ በራሱ በሚመቸው እንትን ሊያወጣ ይችላል። እኔ ግን የተቀደደ ምናምን ካልሆነ በስተቀር አብዛኛውን ጊዜ መስፋት አልችልም። እና አብዛኛው ማለት በኢትዮጵያ ውስጥ በተለይ የሚሰፉ እንትኖቹ በማሽን ሳይሆን በእጅ ነው። እንግዲህ ከተቀደደ ምናምን የምንሰፋው በእጅ ስለሚሰፋ እንግዲህ ያኔ አሰፋፍ ሁኔታውን እንግዲህ እኔ አውቃለሁኝ ማለት ነው። ስለዚህ ያ ሲሰፋ ብዙ ማለት ያው እኔ እንደ ልክ ማሽን እንደተሰራ አይደለም ግን የእጁ ይታወቃል ቢታወቅም ለምሳሌ ዝምዘማት ምናምን በእጅ ነው የሚዘመዘመው እና ያ ይታወቃል መታወቁን ቢሆንም ግን የሄ እጅ ማለት ስራ አንዳንዴ በውስጤ መግባት ይችላል ማለት ነው። ሁሌ ማሽን ማግኘት አንችልም። በተቸገርንበት ጊዜ ማሽን ማግኘት አሁን ለምሳሌ እሁድ ጠዋት ምናምን አካባቢ ከሆነ ወይም ማታ የሆነ ፕሮግራም ኖሮ ማታ ድንገት የኛ ሳናይ ቼክ አርገን ሳናይ የሆነ ሱሪያችን የምናወጣ ወይም ቲሸርት ምናምን የምናወጣ ከሆነ ያ የሚሰፋበት ነገር ድንገት ከሌለ እንግዲ በመርፌ መስፋት ማለት ነው ቤት ውስጥ ቁጭ ብሎ